እኔ አብዛኛውን ጊዜ የድምጽ መልእክቶችን በስነ ስርዓት እልካለሁ እነዛም የድምጽ መልእክቶች የምልክባቸው ሚዲያዎች የተለያዩ ሚዲያዎች ናቸው። ለምሳሌ እንደ ቴሌግራም፣ ኢሞ፣ ዋትሳፕ የመሳሰሉት ላይ የተለያዩ የድምጽ መልእክቶችን ይልካሉ እነዛም የድምጽ መልእክቶች ለቤተሰብ ለቤተሰብ አባላት

አዎ አቧራ ከፍተኛ የሆነ ችግር ይፈጥራል። በኔም ሆነ በተለያዩ ሰዎች ላይ አቧራ ከፍተኛ የሆነ ችግር ይፈጥራል። ያም ችግር መንስኤው የሚሆነው አቧራ ውስጥ ያሉ ትንንሽ የሆኑ አካላቶች አሉ። እነዛም አካላት አቧራው በሚነሳበት ሰዓት የተለያዩ በመተንፈሻ አካላቶች በመግባት ከፍተኛውን ጉዳት ያስከትላል